እሺ ቤትህን ምን ያህል ጊዜ ታጸዳለህ? ለሚለው ጥያቄ እንግዲህ ቤቴን በተለያየ ጊዜ እየተጠቀምኩ አጸዳለው። ምክንያቱም ቤት ማጽዳት አሪፍ ስራ ነው። ንጽህናችንን የምንጠብቅበት አንዱ መንገድ ነው። ስለዚህ ያን ለመጠቀም ያክል በተለያየ ጊዜ በተለያየ ሁኔታ ቤቴን የማጸዳ ይሆናል። እንግዲህ ቤታችንን ስናንጸዳ ብዙ የተለያዩ ነገሮችን እንጠቀማለን መጥረጊያን ጨምሮ ማለት ነው። መጥረጊያ እንጠቀማለን መጥረጊያን ተጠቅመን ቤታችንን ማጽዳት እንችላለን። ይሄኛው እንግዲህ የተሻለ ሁኔታ ይፈጥራል። እኛ ስለዚህ ቤቱን በስራቱ ማጽዳት አለብን ብዬ አምናለሁ

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ ለሚለው ጥያቄ አይ? አይ እኔ አሁን ባለሁበት ሁኔታ እንደዛ የማደርግበት አይነት አጋጣሚ የለም። ቢሆንም ግን አንድ ሰው ብዙ ስራዎችን በአንድ ጊዜ ማስተናገዱ ተገቢ ነው ብዬ አላስብም። ምክንያቱም ስራዎችን እየከፋፈለ መስራት መቻል አለበት። አለበለዚያ ትኩረቱን ያጣል። የስራ መደራደር የስራ ጫና በሚኖርበት ጊዜ ቢያንስ ቢያንስ አንዱ ስራ ላይ ራሱ ውጤታማ ሆኖ መስራት ይቸገራል ማለት ነው። ስለዚህ ከዚህ አኳያ የሰው ልጅ ስራን ከፋፍሎ መስራት መቻል አለበት ብዬ ነው የማምነው። ስለዚህ አንድ ጊዜ ሁሉንም ስራ ለመስራት ያዳግታል። ይህ የሚሆንበት ምክንያት ብዙ ስራዎችን አንድ ላይ ስንቀበል ነው ምናልባት ልንቀበል እንችላለን። ግን መስራት ያለብን ያው በእቅድ ከፋፍለ እንደዛ ማድረግ ነው እንጂ ምናልባት ትኩረታችንን ያሳጣናል ብዬ አምናለሁ። ብዙ ስራዎችን የምንሰራ ከሆነ አንዱም ላይ ውጤታማ ለመሆን እንቸገራለን። ስለዚህ በዚህ ረገድ ስራወችን አንድ ላይ መስራት አስቸጋሪ ነው። ያው እ እንግዲህ ያሁን ጊዜ ላይ ስናይ ምናልባት ብዙ የስራዎች መደራረቦች ካሉ ጭንቀት ሊፈጥሩብን ይችላሉ። ምክንያቱም ለወደፊት ይሄንን ግዴታ ማሳካት አለብኝ የሚል እሳቤ ስለሚኖረን ያሁን ሰዓት ላይ በደንብ ትኩረት ሰጥተን መስራት አንችልም። ስለዚህ በዚህ ሁኔታ በባለፈውም የሰራ ባለፈውም የሰራነውን ስህተት በተደጋጋሚ እያብሰለሰልን በስርዓቱ እንሰራለን ብየ አላስብም። በሌላ መልኩ በአንድ ጊዜ ሰው አንድ ስራ እንደሚሰራ ለማንሳት ሞክሬያለሁ። ይህ የሚሆንበት ሁኔታ ደግሞ የትኛውም ሰው ያው ስራ ለመስራት ጊዜ መውሰድ አለበት ብዬ አስባለሁ። ስለዚህ ጊዜን ሰፊ ሰዓትን ወስዶ አመርቄ ውጤት ለማምጣት አመርቄ ውጤት ለማሳካት። ስራዎችን እንደዛ አድርጎ መስራት ቢችል ለእሱም ብሎም በተጨማሪ ለየትኛውም ሁኔታ ስኬታማ መሆን ይችላል ከዛም አልፎ ውጤታማም ያደርጋል ማለት ነው። እራሱ ስለዚህ ያው በስራው ላይ ብቁ እና ውጤታማ ለመሆን በትንሽ ጥረት በትንሽ ስዓት እና ደግሞ በትንሽ ሀብት ያን ስራ ለማከናወን ትኩረት ሰጥቶ ስራዎችን በቅደም ተከተል መስራት መቻል አለበት ብዬ አምናለሁ። ያ ማለት ቅደም ተከተል ማስቀመጥ አለበት ለእያንዳንዱ ስራዎች ያለ ቅደም ተከተል የሚሆን ነገር የለም። ስለዚህ በዛ ረገድ ቢሰራ በዛ ረገድ ቢንቀሳቀስ የተሻለ ነው ብዬ አስባለሁ። እንግዲህ ለዛሬ ለአሁን የነበረኝ ይሄን ይመስል ነበር አመሰግናለሁ።